እንዴ እንዴ ፍየል አይተህ ታቃለህ? ከፍየል ጋር ብዙ ጊዜ ከመኖሬ የተነሳ እኔ ራሴ ፍየል ሳልሆን አልቀርም። ፍየል በጣም እኔ የምኖርበት አካባቢ ረባ ነበር። በተለይ እኛ ቤት። በጣም ብዙ ፍየል ነው የነበረው ስለዚህ ፍየል በስራአት ነው የማውቀው በደንብ።

የስራ ምግባር ታከብራለህ አዎ በሚገባ ነው የማከብረው። የስራ ምግባር አንደኛው ምንድነው? ሰዓት አክባሪ መሆን ነው። በሰአት ነው የምገባው እኔ አምስት ደቂቃም እንኳን መሽራረፍ ደስ የለኝም። ምሳ ሰዓትም ሆነ ጠዋትም ቢሆን በጊዜ ነው ምገባው በዛ ነክ ደግሞ ከገባሁ በኋላ። ስራዬን በስርዓት ነው የምሰራው።

ማንቂያ ሰዓት ትጠቀማለህ አረ በጭራሽ አልጠቀምም። እኔ ራሴ ማንቂያ ሰዓት ነኝ። በነገራችን ላይ እኔ በፈለኩት ሰዓት መነሳት ሚችል ሰው ነኝ። በጊዜ ነው ምተኛው። ሁለት ሰዓት ሶስት ሰዓትም ልተኛ እችላለሁ። ልነሳ ካልኩህ ግን ባሰብኩት ሰዓት የመነሳት ልምድ አለኝ አልቸገርም። ስለዚህ ማንቂያ ሰዓት አልጠቀምም

ጥራት ያለው ስራ ማቅረብ ትችላለህ በደንብ ነው የምችለው። በምሰራው ስራ ጥራት ያለው ስራ ነው ማቅረብ የምችለው። እንዲህ በተመረቅኩበት ራሴ። ስራ እሰራለሁ እችላለሁ የምለው የምችለውን ስራ ስለሆነ። የምችለውን ስራ ላይ ደግሞ እኔ ያልሆነ ስራ ማቅረብ ደስ አይለኝም። ስለዚህ ጥራት ያለው ስራ ነው። የምሰራው የማልችለው ስራ ከሆነ እችላለሁ ብዬ የማልችለውን ስራ አልሰራም። በምችለው ባይመንኩበትም ስራ ነው የምቀበለው። እሱን ስራ ደግሞ ጥራት ባለው መልኩ ነው የማቀርበው።

ሻማ ማብራት ትወዳለህ? ሻማ ማብራት እኔንጃ አልወድም መሰለኝ ሻማ የማበራው እኔ መብራት ሲጠፋ ብቻ ነው እንጂ። ብዙ ጊዜ ንግስ ምናምን ምናምን በዓላት ሲሆኑ አስቤ አብርቼ አላውቅም። ስለዚህ ሻማ የማበራው መቼ ነው? መብራት ሲጠፋ ነው ስለዚህ አልወድም ማለት ነው

በልጅነት የምትወደው ጨዋታ ምን ነበር? በልጅነቴ የምወደው ጨዋታ ምን ነበር ገና የገና ጨዋታ በአየር ላይ ነው የምንጫወተው በእኛ አካባቢ እንቁር ነው የሚባለው እንቁር መላጋት ይባላል። እሱን ነበር በጣም የምወደው ስለዚህ በልጅነት የምወደው የገና ጨዋታ ነው።

ጭንቀት ሲሰማህ ምን ታደርጋለህ? ብዙ ጊዜ ጭንቀት ሲሰማኝ እኔ መጽሐፍ ነው የማነበው። መጽሐፍ አነባለሁ። አንዳንዴ ደግሞ ስፖርት ነው የነፃ ጂምናስቲክ ስፖርት ፑሽ አፕ ሴት አፕ እና ስኳት የመሳሰሉትን ነው የምሰራው።